ሚስት የሚለው ቃል ስንተረጉመው አንድ ሰው ለአቅመ አዳም ደርሶ ለአቅመ አዳም ስንል ለሚስትነት ለማግባት ማለትም ብቁ ሲሆን አይ ይሄ ለአቅመ አዳም የሚባለው አቅመ አዳም ማለት የህፃንነትን፣ የልጅነትን ጊዜ አልፈን ወደ ወጣትነት ዘመን ስንደርስ የአዳም ጊዜ ይባላል። ስለዚህ ለአቅመ አዳም ይባላል ማለት ነው። አቅመ አዳም ደርሷል ማለት ይሄ አድጓል ሚስት ማግባት ይችላል፣ ኑሮውን ማካሄድ ይችላል፣ ራሱን መቻል ይጠበቅበታል የሚል የተለያየ ትርጉሞች ይሰጡናል ማለት ነው ስለዚህ አንድ ሰው ራሱን ቻለ የሚባለው ራሱ መቆጣጠር ይችላል ሁል ነገር መምራት ይችላል የምንለው አንድ ሰው ሚስቱን ካገባ ማለት ነው። ስለዚህ ሚስት ማለት በትርጉሙ አንድ ሰው ለምሳሌ እኔ ሃያ አምስት ሃያ አራት አመቴ ነው አንዲት ልጅ ደግሞ የአሥራ ዘጠኝ አመት ወይም የአሥራ ስምንት አመት ልትኖር ትችላለች ይቺን ለማግባት ሳስብ ሳገባት ሚስት ትባላለች ሚስት ለኔ ሆነችብኝ ማለት ነው። ለእርሷ ደግሞ እኔ ምን እሆንባታለሁ ባል እሆንባታለሁ ማለት ነው። ባል ማለት የቤቷ ዋና አስተዳዳሪ ማለት ነው፣ ሚስት ደግሞ አገልጋይ ታዛዥ ወይም ለእርሱ እርካታ የተፈጠረች፣ ጥሩ የሆነች ቤቱን የምታቃናለት ማለት ነው ስለዚህ ይህንን የመሳሰለ ትርጉም ልንሰጠው እንችላለን። እዚህ አለም ላይ ሚስት ስንመርጥ በጣም ጥንቃቄ ልናደርግ ይገባናል። ሚስት አንድ ጊዜ ካገባን በአንድ አንድ እምነቶች ሁለተኛ ማግባት አይፈቀድም፣ ለምሳሌ በኦርቶዶክስ እውነት ተከታዮች አንድ ሰው ማግባት የሚቻለው አንዲት ሚስት ብቻ ናት አንዲት ማለት ነው። በሌላ እምነት ተከታይዎች ግን እንደ ሙስሊም ያሉ እምነት ተከታይዎች ከሄድን ግን እስከ ሶስት እስከ አራት ከዛም አልፎ እስከ ሰባት ማግባት ይችላሉ ይህ እንደ ሀብታቸው መጠን ይወሰናል ማለት ነው። ግን ዋና የሀብት መጠን ሳይሆን ዋና እኛ ማወቅ ያለብን ስንት እስከ ስንት ማግባት ይቻላል የሚለው ነው፣ ስለዚህ አምስት ሚስት፣ አራት ሚስት፣ ሶስት ሚስት ያላቸው ሙስሊሞች አሉ፤ በኦርቶዶክስ እምነት ተከይታዮች ግን እያንዳንዱ ከካህን ጀምሮ እስከ ጳጳሱ ሊሆን ጳጳስ እንኳን አያገባም ከቄሱ ጀምሮ ዲያቆናት ጀምሮ ህዝቡን ጀምሮ ሀብታም የለ ደሃው ሁሉ በእኩል ነው። አንድ ሰው ሚሊየነር እንኳን ቢሆን ሁለት ሚስት ማግባት አይፈቀድለትም በኦርቶዶክስ እምነት ተከታዮች ምክንያቱም ለአዳም አንዲት ሄዋን ብቻ ነው የተፈጠረችለት ወይም አንዲት ሚስት ብቻ ነው የተፈጠረለት ስለዚህ ይህንን ስለሆነ እኛ ደግሞ ጥንተ ፍጥረታችንን ነው የምናስታውሰው ምክንያቱም አዳም ሁለት ቢሰጠው ኖሮ እግዚአብሔር ሁለት ሚስትን፣ ሁለት አገልጋይን ቢፈጥርለት ኖሮ አሁን እኛ ሁለት ልናገባ ነበር መጀመሪያ ግን እግዚአብሔር አምላክ ለአዳም የፈጠረለት አንዲት ሄዋን ብቻ ነው ለምሳሌ አቤል አለ፣ ቃኤል አለ፣ ልጅ ልጆች አሉ ከዛ ተዋለዱ ግን ሲሄዱ ሲሄዱ ምንድነው አንድ አንድ ነው በቃ ሁለት የተደረገ ነገር የለም ከዛ በኋላ እንደዛ ሆነ ለምሳሌ የሙስሊም ልንሄድ እንችላለን ለምን ሶስት አራት ሚስት ያገባሉ ካለን መሀመድ መሀመድ ማለት የሙስሊም እምነት ተከታዮች መስራች የሆነው ማለት ነው፤ ይህ መሀመድ የምንለው ምን ብሎ ህግ አወጣ ሙሲሊሞች በዛን ጊዜ በጣም አነስተኛ ቁጥር ነበራቸው ስለዚህ በጣም አነስተኛ ቁጥር ስለነበራቸው ይህ ቁጥርን ወደ ከፍተኛ ለማድረስ ብዙ ሚስትን እንዲያገቡ ወንዶችን አዘዘ ማለት ነው። ግን ምን አለ ሀብታቸውን መሰረት አድርጎ ማለት ነው ሀብታም ከሆንክ ብዙ ሚስት አግባ የሚል ነገር አደረገ ማለት ነው፤ ስለዚህ ይሄ ደግሞ በተለያዩ ትክክል ሊሆኑ ይችላሉ በእነሱ ግን እስከዚህ ድረስ ደርሷል ማለት ነው። በአንድ አንድ እምነት ተከታዮችም እንደ ዝሙት እንደ ሀጥያት ይቆጠራል ሁለት ማግባት ማለት ነው ለምሳሌ በኦርቶዶክስ ተከታዮች ሁለት ሚስት ካገባህ ዘማዊ ትባላለህ ማለት ነው ዘማ ትባላለህ ይህ ስያሜ ይሰጥሃል ማለት ነው፤ ስለዚህ ሚስት ማለት እኛን ለማገልገል ስሜታችንን ለመጋራት፣ በችግራችንን ጊዜን ለመድረስ፣ ህይወታችንን እንድታቀልልን፣ የተፈጠረች ሴት ፍጡር ናት ማለት ነው፣ ስለዚህ እንደዚህ ስለሆነ ሚስቶቻችንም እኛ ሰዎች ላይ በአግባቡ መያዝ ይጠበቅብናል። ሚስቶች ምን ያምርባቸዋል፣ ምን ደስ ይላቸዋል፣ ሴቶች በተፈጥሮ ምንድን ናቸው፣ የሚለው ነገር ማጥናት ይጠበቅብናል። እንደዚህ ከሆነ ደግሞ ትዳራችን የሰመረ በጣም ያማረ ይሆናል ማለት ነው ስለዚህ ለትዳራችን ስንል እኛ የሰው ልጆች ሚስቶቻችንን በአግባቡ መያዝ ይጠበቅብናል፤ ስለዚህ ወደ ሀሳቡ ማጠናቀቂያ ስንሄድ ሚስት ማለት እኛን ለማገዝ ወንዶችን ለማገዝ የተፈጠረች ሴት ማለት ነው፣ ስለዚህ ይቺ ሴት ደግሞ ለአቅመ አዳም ስትደርስ የምትሰጠን በሰርግ መልክ ማለት ነው

ማን የሚለው ቃል የተለያዩ ሰዎች በተለያዩ ነገሮች ሊተረጉሙት ይችላሉ። እኔ ግን ማን የሚለው ቃል ለማወቅ ያህል ጥያቄ ነው የጥያቄ መገለጫ ነው ይህም ሁሉ ሰው የሚስማምባበት ቃል ማለት ነው። ስለዚህ ማን ስንል ማነው እንደዚህ ያደረገው ማነው የመጣው ማነው እንደዚህ ለመጠየቅ ነው ስለዚህ ማን የሚለው ቃል ጥያቄ ነው ማለት ነው። ቃል ጥያቄ ይባላል ቃላቶች በብዙ ይተረጉማሉ አንደኛው ቃላቶች ሆነው። ቀለል ያሉ ሁለት ቃል ሶስት ቃል ሆኖ አረፍተ ነገር ሙሉ መልእክትን የሚያስተላልፉ ለምሳሌ ማለት ነው ለምሳሌ ግባ ብላ ጠጣ ተኛ የሚለው መዝገበ ቃላዊ የሆኑ ነገሮች ቃላት አሉ እነዚህ ሙሉ መልእክትን የሚያስተላልፉ ማለት ነው። ሌላው ቃላት ደግሞ የነገሮች መተኪያ ማለት ነው መጠሪያ የሆነው አሉ ለምሳሌ ወንበር ካልስ ሰኞ ማክሰኞ ሮብ ሀሙስ አምስት ስድስት አስር ሰው ልብስ ጫማ አበበ ከበደ አሌክሳንደር ግራሃም እያልን እንደዛ የምንጠራቸው ደግሞ የስም መገለጫዎች ስሞች ማለት ናቸው። ከዚህ አልፈው ደግሞ አንዳንድ ቃሎች ደግሞ የጥያቄ አሉ ማን የሚለው ማለት ነው። አሁን እንደተጠየቅነው ማን ማለት ለምሳሌ አንድ ሰው እያወራን በወሬ መካከል አንድ ሰው እኮ እንደዚህ እንደዚህ አለ እንደዚህ እንደዚህ አለ። ከአዲስ አበባ ወደ ባህር ዳር ሄደና እዛ ባህር ዳር እያለ ሀይቅ ጣና ጎበኘ ጣና ጎብኝቶ ደግሞ ወደ እንደዚህ ቦታ ሄደ ከዛ ደግሞ ቀጥቶ ወደ አሜሪካ ሄደ እንደዛ እንደዛ ብሎ ሲያወሩን ግን ያ ሰውዬ ካላወቅነው ያ የሰውየው ስም ማን እንደሆነ ለማጣራት ምን የሚል ጥያቄ እንጠቀማለን ማን የሚል ጥያቄ እንጠቀማለን ማለት ነው። ስለዚህ ማን የሚለው ጥያቄ ጥያቄያዊ ነው ለመረዳት ስንፈልግ ነው አንድ ነገር ምንድነው ስንል ነው ማለት ነው ስለዚህ ይሄ ጥያቄያዊ ነው። እያንዳንዱ ሰው ደግሞ ይህንን ጥያቄ መጠየቅ ይኖርብናል ካልጠየቅን ትክክለኛ የሆነ ለሰው መስጠት አንችልም ሰው የጠየቅንን ትክክለኛ ጥያቄ ለመመለስ እያንዳንዷን ነገር ማንጻት ይጠበቅብናል። ለምሳሌ ዛሬ በቅድ ስላሴ ካቴዳራል በአዲስ አበባ አራት ኪሎ በሚገኘው ያስተማሩት አባት እንዴት ያምራሉ ድምፃቸው እንዴት ያምራል ቀለማቸውስ እንዴት ህይወትን የሚያድስ ነው እንዴት ምን አይነት ጣዕም አለው እያልን ልናደንቅ እንችላለን እንደዛ እያልን ደግሞ እስካደነቅን ያ የሚሰሙን ሰዎች ግን ማን እንደሆነ አላወቁም ሰውየው የሰውየው ስም ማን እንደሆነ ማንነቱ ለማወቅ ምን ብሎ መጠየቅ ይኖርባቸዋል። ማን የሚለው ጥያቄ ማነው ማን እንደዛ አደረገ ከየት መጣ ማን ማን የሚለው ጀነራል ስንናገረው እያንዳንዱ ማን የሚል መረዳት ይገባናል። ለሰዎች ብቻ ነው የሚያገለግለው ለሰዎች ስላችሁ ህይወት ለሌለው ነገር ማን ብለን መጠየቅ አንችልም ምን ከየት ምንድነው እሱ ምንድን ምን ነው የምንለው ለነገሮች ከሆነ ማለት ነው። ወይም ህይወት ለሌላቸው ነገሮች ስንጠቀም ምን እንላለን ህይወት ያላቸው ሆኖ ደግሞ ለምሳሌ እንደ እንስሳት ያሉ ማለት ነው እንደ እንስሳት ያሉ ምን የምንለው ለምሳሌ አበበ አሩዌ የበላው ካልን ምን አይነት አርዌ በላው ምን አርዌ ነው የምንለው ማን በላው አንልም ማን የምንል የምንጠቀሙ ለሰዎች ብቻ ነው። ወይም በመንፈሳዊ ህይወታችን ከሄድን ለመላእክት እንዳለ ዛሬ ቀኑ ማን መልአክ ነው እንላለን ለምሳሌ ቅዱስ ገብርኤል ነው ወይ ገብርኤል ነው ወይ ሚካኤል ነው ወይ ሱራፌል ነው ወይ ኪሩቤል ነው ወይ ይህ ማወቅ ነው ማለት ነው። ስለዚህ ማን የሚል ማወቅ ለኛ በጣም ጥሩ ነገር ነው ማለት ነው ስለዚህ ይህንን አውቀን ማን የሚለው ነገር ተረድተን ወደ ጥሩ ነገር መውሰድ ይጠበቅብናል ማለት ነው። ስለዚህ እንስሳዎች እና ሰዎች መለየት ይጠበቅብናል። ማን ከሆነ ለሰው ነው ምን ከሆነ ለእንስሳት ሊሆን ይችላል። ለምሳሌ አበበ በአርዌ ተበላ ካልን ምን አይነት አርዌ ነው ምን አይነት እንስሳ ነው የበላው ካልን አንበሳ ልንል እንችላለን ስለዚህ ምን አይነት ነው ያልነው ስለዚህ ምን የሚለው ለእንስሳት ነው ምን የምንለው ደግሞ ለእቃ ነው። አበበ እቃ ገዛህ ካልን ምን አይነት እቃ ገዛ ለምሳሌ ቴሌቪዥን ገዛ ሊሆን ይችላል ስለዚህ ምን ብለን ነው የምንጠይቀው ማለት ነው። ማን ከሆነ ግን ለሰው ልጆች የምንጠቀመው ማንነታቸውን ለማወቅ ወይ ማንነታቸውን የሆነ ሰው የሆነ ሰው ማንነት ማወቅ ሲፈልግ ማን ይላል ማን ማለት የማንነት መገለጫ ስሙን የምናውቅበት ማለት ነው። ስለዚህ ይህንን ተረድተን በማን እና በምን ያለው ግልጽ ሊሆንልን ይገባል ማለት ነው። ስለዚህ ስናጠናቅቀው ማን ማለት የሆነ ነገር ለመቀበል ስንፈልግ ያ የተቀበልነው ደግሞ ትክክለኛነትን ለማወቅ ማንነትን ለማወቅ ለማጣራት የምንጠቀምበት ነው

ከሬዲት ካርድ የሚለው ከሬዲት ካርድ ማለት አንድ ሰው ከተለያየ ድርጅቱ ሊሆኑ ይችላሉ። የመንግስት ሊሆን ይችላል ወይም የግልም ሊሆን ይችላል። ይሄ እንደ የቦታው እንደየ ሁኔታው ሊቀያየር ይችላል ማለት ነው። ስለዚህ ይሄንን ከሬዲቲ ካርድ ማለት ከአንድ ነገር ስንበደር ማለት ነው ስንበደር ከሬዲት ካርድ ይባላል። የተበደርነው ወይም የተቀበልነው በዋስ ሊሆን ይችላል በተለያዩ ነገር ሊሆን ይችላል ማለት ነው። ስለዚህ ከሬዲት ሀዋሪ ከሬዲት ካርድ ይባላል ማለት ነው። ለምሳሌ እኔ ከኢቲዮ ቴሊኮም ኢትዮ ቴሌኮም ማለት በኢትዮጵያ ውስጥ ከሚገኙ ኔትወርኮች አንዱ ማለት ነው። በኢትዮጵያ ውስጥ ያሉ ኔትወርኮች ሁለት ብቻ ናቸው ሳፋሪ ኮም ኢትዮጵያ እና ኢትዮ ቴሌኮም ማለት ነው። ሁለቱ በኢትዮጵያ ውስጥ ኔትወርክን የምንጠቀምባቸው የምንገለገልባቸው ኔትወርኮች ናቸው እነዚህ ደግሞ በጣም ጥሩ ነገር ናቸው ማለት ነው። አብዛኛው ጊዜ በጣም እንደነዚህ ያሉ ነገሮችን እየበዙ ሲሄዱ ለእኛ በጣም ጥሩ ጥቅም ይሰጡናል። ለምሳሌ አንድ ኤትዮ ቴሌኮም ብቻ በኢትዮጵያ ቢኖር ይሄ ኢትዮ ቴሌኮም በእኛ ላይ የሚያሳድረው ተጽዕኖ በጣም ከፍተኛ ይሆን ነበር። ከዛ ግን ተቀናቃኝ ሲያድርበት ግን ሁለተኛም እንደ ሳፋሪ ኮም ያለ ተቀናቃኝ ሲመጣበት ግን አሁን ያ ተቀናቃኝ በዋጋ አንዱ ከቀነሰ አንደኛውም ይቀንሳል ምክንያቱ ቀጥታ የሆነ ነገር ስለሚጎዳው ማለት ነው። ስለዚህ በዚህ ምክንያት ደንበኞችንም ላለማራቅ ሲባል ግዴታ ይጠቀማል ማለት ነው። ስለዚህ አንድ ሰው ከሳፋሪ ሊሆን ይችላል ከኢትዮ ቴሌኮም ካርድ ቢያልቅ ቢያልቅበት ለምሳሌ ዛሬ እኔ የሃምሳ ካርድ ከሞላው ያ የሃምሳ ካርድ በተለያየ ነገር ከጨረስኩት ለምሳሌ በኢንተርኔት ሊሆን ይችላል። በተለያዩ ነገሮች ሊሆን ይችላል ያላአግባቡ ሆኜ ከጨረስኩት ይህንን ነገርን ለመቋቋም ይህንን ነገርን ለማስተካከል ከፈለኩኝ ለምሳሌ አንድ ሰው ባለ ሃምሳ ካርድ ገዝቶ ሃምሳውን ቢጨርሰው ከዛ በኋላ መግዛት ከዛ በኋላ መግዛት ገዝቶም መጠቀም ነው ያለበት ግን ለመግዛት የሚሆን ጊዜ ከሌለው እና እዛ አካባቢ ደግሞ ካርድ ከሌለ ይበደራል ማለት ነው። ብድር ደግሞ የየራሳቸው አዘጋጅተዋል ሰፋሪም የራሱ የብድር መልክ አለው ኢትዮ ቴሌኮም የብድር መልክ አለው ማለት ነው። ስለዚህ ከእነሱ እንበደራለን ይህ የተበደርነው ምን ይባላል? ከሬዲት ካርድ ይባላል ማለት ነው። የብድር ካርድ ማለት ነው። ስለዚህ የብድር ካርድ ደግሞ እንደምንሞላ መጠን ይለያያል። ለምሳሌ አንድ ሰው ባለሃምሳ ብር ካርድ የሚሞላ ከሆነ የሚያበድረው ከሃምሳ በታች ነው ከዛ በላይ መበደር አይችልም ማለት ነው። ባለ አስር የሚጠቀም ሰውም ከአስር በላይ አይበደርም። እኔ ለምሳሌ አብዛኛው ጊዜ ባለ ሞቶ ካርድ ነው የምሞላው ባለ ሞቶ ካርድ ስሞላ ይሄ ሞቶ ካርድ ያልቃል። ሲያልቅ ደግሞ የሚበደረው ምንድነው? እስከ መቶ ያህል ኢትዮ ቴሌኮም ወይ ሰፋሪ ያበድረኛል ማለት ነው። ስለዚህ ያ የተበደርኩበት ምን ይባላል? ከሬዲት ካርድ ይባላል ስለዚህ ይህንን የከሬዲት ካርድ በጣም ጥቅሙ ተረድቶን ልንገዘበው ይገባል ከሬዲት ካርድ ደግሞ እንደየ ስምምነታችን ይለያያል። ይጨምራሉ ከሬዲት ለምሳሌ አንድ ሰው ባለ ሃምሳ ከሬዲት ካርድ ቢኖረው ከወር በኋላ ለመክፈል ቢሞክር ያ በጣም ከፍተኛ የሆነ ወልዶ ሊጠበቅበት ይችላል እስከ ዘጠን እስከ ዘጠና ብር እስከ ሰማንያ ብር ክፍል ሊባል ይችላል ማለት ነው። አብዛኛው ጊዜ እኔ ከሬዲት ካርድ ሰዎች እንዲበደሩ አላበረታታም። ምክንያቱም ከሚሰጠን ጥቅም ይልቅ ጉዳት ይበዛብናል። ወይም ለእለቱ ተጠቅመን እለቱ የምንከፍል ከሆነ በጣም ጥሩ ነው ብዙ ላይወልድ ስለሚችል ማለት ነው። ቆይተን የምንከፍል ብዙ ጊዜ ካደረግን በኋላ ከሆነ ግን በእኛ ህይወት ላይ በጣም ትልቅ ተጽዕኖ ይፈጥራል ማለት ነው። ስለዚህ እኛ ላይ ተጽዕኖ እንዳይፈጥርብን የተ ከተለያዩ ነገር የተቀበልነው ከሬዲቲ ካርድ ከድርጅቱ ሊሆኑ ይችላሉ አክሲዮን ማህበራት ሊሆኑ ይችላሉ ባንኮች ሊሆኑ ይችላሉ። ለምሳሌ የሚያበድሩ እንደ አቤሲኒያ ባንክ ንብ ማንክ አባይ ባንክ የመሳሰሉ እንደ አንበሳ ባንክ ብድር ሊያበድሩ ይችላሉ። ስለዚህ ከእነዚህ የወሰድነው ከሬዲቲ ካርድ ይወልዳል። እየወለደብን ነው የሚያድረው ስለዚህ እንዳይወልድብን በአግባቡ ተጠቅመን ጥቅማችንን ተረድተን ልንሰላውና ልንፈታው ይገባናል ማለት ነው። ስለዚህ ከሬዲት ካርድ ማለት የብድር ወረቀት ማለት ነው። ይህ የብድር ወረቀት ደግሞ እየወለደብን ስለሚሄድ በአግባቡ በመጀመሪያ ጊዜ ሳይበረታብን መክፈል ይኖርብናል። ከበረታ ግን ከቻልነው በጣም ሊሆን ይችሉናል ልንታሰር እንችላለን። ያቀረብነው ነገርም ለሰንወረስ እንችላለን ማለት ነው። ስለዚህ ከሬዲት ካርድ ማለት የብድር ካርድ ወይም የብድር ወረቀት ማለት ብለን ልንፈታው እንችላለን

ደቂቃ የሚለው ቃል ዋና ቃሉ ምንድነው? የጊዜ መቁጠሪያ ነው ጊዜን እኛ ለመቁጠር የምንጠቀመው ዋና መሰሪያ ነው። ጊዜዎች የተለያዩ በሃይማኖትም በጊዜ አቆጣጠርም የራሳቸው የሆነ አቆጣጠር አለ። ለምሳሌ በእያንዳንዱ በአለማችን ላይ አንድ ደቂቃ ስንል ሃያ ስልሳ ሰከንድ ማለት ነው። ስልሳ ሰከንድ ደግሞ ማይክሮ ሰከንድ ደግሞ ወደዛ እየተራቀቀ እያነሰ ይሄዳል። ስለዚህ ዋና እዚህ አለም ላይ የምንጠቀመው ትልቁ ዘመናት አለ ወቅቶች አሉ። እነዛ ወቅቶች አራት አራት ወር የያዙ ናቸው ወቅቶች አመቶች እያልን እንሄዳለን ማለት ነው። ከወቅቶች ደግሞ ወደ አመቶች እንሄዳለን ትልቁ የሆነ ከዛ አዝማናት እንላለን ስለዚህ አዝማናት ደግሞ በብዛት የያዙ ማለት ነው። ከእነዚህ እያነሰ ወደ ይሄ ወዴት ይሄዳል? ወደ አመት ይሄዳል ከዛ ቀጥሮ ወደ ምን ይሄዳል? ወደ ወሮች ይሄዳል ማለት ነው። ወሮች ደግሞ እያንዳንዳቸው አንድ ወር የምንላቸው በኢትዮጵያውያን ሙሉ ሰላሳ ቀን ናቸው። በአሜሪካውያን ግን አንድ ሃያ ዘጠኝ ሊሆን ይችላል ሰላሳም ሊሆን ይችላል ሰላሳ አንድ ቀናቶችም ሊሆን ይችላሉ። እነዚህ ጎሪጎሪያን የሰዓት አቆጣጠር ተብሎ የሚታወቀው ማለት ነው። የኢትዮጵያ አቆጣጠር ግን ከዚህ የተለየ ነው። እያንዳንዱ ወር ግዴታ ሰላሳ ቀን መያዝ ይጠበቃል መያዝ አለባቸው ማለት ነው። ስለዚህ የኢትዮጵያ አቆጣጠር ነው እንደዛ ነው ከዛ አልፎም ደግሞ ከዛ ወደ ሰዓት ይወርዳል ወደ እለት እለቶች ይቀየራሉ እለት ስንል ደግሞ በውስጡ ሃያ አራት ሰዓት የያዘ ነው። ይሄ በጎሪጎሪያን የሰዓት አቆጣጠር እና በኢትዮጵያውያን የሰዓት አቆጣጠር ሁለቱ እኩል ናቸው። ምንም ልዩነት የላቸውም ማለት ነው። ስለዚህ የኢትዮጵያን አቆጣጠርም የእርሷ አቆጣጠርም ምንም ለውጥ የለውም ማለት ነው። ከዛ አልፎ ደግሞ ከ እለት ደግሞ ወደ እንሄዳለን ወደ ሰዓት እንሄዳለን ማንም ይሄ ሰዓት የምንለው ደግሞ አንድ ሰዓት ስንል ስልሳ ደቂቃ ማለት ነው። ይሄ ደግሞ በእያንዳንዱ አለምም እኩል የሆነ ነገር ነው። ስለዚህ ደቂቃ ማለት ከሰአት ያነሰ ከሰከንድ የበለጠ የጊዜ መቁጠሪያ የሚል ትክክለኛ የሆነ ፍች መስጠት እንችላለን። እኔም ይህንን አድርጌ ትክክለኛ ፍች መያዝ አለብን። የተለያዩ ሰዎች በአለማችን ላይ ከሰአት አንሶ በደቂቃ የሚከፈላቸው አሉ በደቂቃ ማለት ነው። በአምስት ደቂቃ በአስር ደቂቃ በሃያ ደቂቃ በእነዚህ ደቂቃዎች ትላልቅ የሚባል ክፍያዎች ይከፈላቸዋል። ትልልቅ ነገርን ይፈጽማሉ ማለት ነው ስለዚህ ይህንን ትልልቅ ነገር ለመፈጸም ግዴታ የሰዓት ጥቅምን የጊዜ ጥቅምን መረዳት ይጠበቅብናል። የደቂቃዎች ጥቅሞች እኛ ልንረዳበት ይገባል። ለምሳሌ እኔ አሁን ለዚች የድምጽ እያደረኩኝ ያለሁት ለአምስት ደቂቃ ነው የተፈቀደልኝ ይሄ ይቺ አምስት ደቂቃ የራሷ የሆነ ነገር ይኖራታል ማለት ነው። ካልሆነ የኔ ደካም ዝም ብሎ የሆነ አልማት ነው። ስለዚህ የደቂቃዎች ትርጉም ሊገባ እንችላለን። ከዛ ቢበልጥ ደግሞ የሰዓት ጥቅም ከዛ አልፈን ደግሞ የአመታት የወረቶች ጥቅም ለእኛ በህይወታችን ላይ ትልቅ ተጽዕኖዎች ፈጣሪዎች ናቸው። ትልቅ ነገር ናቸው ስለዚህ እነዚህ ነገሮችን በአግባቡ መዋጣት ይኖርብናል። ካልሆነ ለእኛ ትልቅ ነገር ስለሆኑ ጉዳታቸው በዛ ላይ ከፍ ሊልብን ይችላል ማለት ነው። ሰዎች አንድ ሰው ሰከንዶችን የማያከብር ከሆነ ደቂቃዎችን ማክበር አይችልም ማለት ነው። ምክንያቱም በደቂቃ ውስጥ ያሉት ሰከንዶች ናቸው። በሰአት ውስጥ ያለ ምንድነው? ደቂቃዎች ናቸው። ስለዚህ የሰአትን ጥቅም እና ጉዳቱን መረዳት ይገባናል። ምክንያቱ አንድ ነገር ህይወታችንን ዛሬ በማይሆን ነገር ስናሳልፈው ይቺ ቀን እኛ ሰዎች በጣም ብዙ ነገር የሰራሁባት ናቸው። ከአምባዬ መንፈሳዊ ከሆነም ጥሩ ለህይወታቸው ለመንግስተ ሰማዕት የሰሩባት ናቸው። አንዳንዶች ደግሞ ከዚህ አለም በሞት የተለዩባት ናቸው። ተለዩ ተውባቸዋል። ሌላ ቀርቶ ደግሞ በአለማችን ላይ በዚች ቀን በጣም ውጤታማ የሆነ ገንዘብ የሰሩባት ቀን ነው። ስለዚህ ይህንን ስለሆነ እኛን ይህንን ተረድተን ውጤታማ መሆን ይጠበቅብናል። ነገሮች መመርመር ነገሮች ያለመመርመር ለኛ ትልቅ ጉዳት እና ትልቅ እንቅፋት ስለሆነ ማለት ነው። ስለዚህ መርምረን እያንዳንዱን ነገር ተረድተን ውጤታማ ለመሆን ብንሞክር እኔ የተሻለ መስሎ ይሰማኛል። ስለዚህ ደቂቃዎች ማለት በአጭሩ በጣም በትንታኔ ገልፀንበታል። ዋና ነገሩ ምንድነው? ጊዜ ነው። ጊዜን የምንቆጥርበት ነው። ለምሳሌ ዋተርን ወይም ውሃን ለመለከት የምንጠቀመው አለ እሱ እንደ ሊትር ብለን ልንገልጸው እንችላለን። ከዛ አልፎ ደግሞ የተለያዩ መለኪያዎች አሉ። ደቂቃ የምንለው ግን የጊዜ መለኪያ ነው። በአጭሩ ደቂቃ ማለት ከሰአት ያነሰ ነው። ወይም ከደቂቃ ከሰከንዶች ደግሞ ከፍ ያለ የጊዜ መለኪያ ጊዜን ለመለካት የምንጠቀምብበት ማለት ነው

ቀኝ የሚለው ዋና ትርጉሙ ስንናገርበት የሆነ እንትን ማለት ነው የሰውነታችን ክፍል ነው። ቀኝ ስንል ቀኝ እጅህ፣ ቀኝ፣ ግራህ፣ ቀኝ እያልን የምናገረው አለ። ግራ ማለት በግራ ክፍለ አካላችንን ወይም በ በ የሆነ ክፍል የሚገኝ ማለት ነው። ለምሳሌ ቀኝ ስንል አብዛኛው ጊዜ ሰዎች የሚጠቀሙት ለእጅ ነው። እጅህን በምን ትጽፋለህ ካለን ሰው? በቀኛችን እንጽፋለን ይላል። አንዳንድ ሰዎች ደግሞ በምን ትበላለህ ስንለው በቀኝ ይባላል። ቀኝ ጥሩ ነው ይባላል በአባቶቻችን በኢትዮጵያ ተከታዮች ወይም የኢትዮጵያ ባህልን በጣም መርምረው የሚያውቁ ቀኝ ማለት ለሰው ልጆች በጣም አስፈላጊ፣ ከግራ የተሻለ ማለት ነው። ስለዚህ ቀኝ ማለት ይህንን ያህል ትርጉም ካለው ለምሳሌ እኛ አባቶቻችን ምግብ ለመግብላት ስንፈልግ በምንድነው የምንበላው? በቀኛችን ነው የምንበላው። በግራችን ለመብላት አይፈቀድልንም። በግራችን ከበላን አንተ ሙስሊም፣ አንተ እንደዚህ፣ አንተ እንደዚህ፣ እየተባለ ይጠራል ይነገራል ማለት ነው። ስለዚህ ይህንን ማለት ግዴታ በእምነትም፣ በቀኝህ ነው፤ በቀኝ አውለኝ ይባላል። ሲጸለይ እንኳን ማለት ነው። ጠዋት ስንነሳ አምላክን ፈጣሪያችንን ስናመሰግን ምን ብለን እናመሰግናለን? በቀኝ አውለኝ እንላለን። በቀኝ አውለኝ ማለት በጥሩ ቦታ አውለኝ፣ ጥሩ አድግልኝ፣ ህይወቴን አስተካክልልኝ ማለት ነው። ስለዚህ በቅኝ መዋል ማለት ህይወታችንን የሰመረ ማድረግ ማለት ነው። ስለዚህ ህይወታችንን ለማሳመር እኛ በቀኝ አውለኝ ብለን። ወደ ፈጣሪ መለመን ያስፈልጋል። እኔ ለምሳሌ በጣም እመኛለሁ በቀኝ እንድውል ማለት ነው። በቀኝ ማለት ህይወቴን ውጤታማ የሆነ፣ ሁሌ እቅዴ የሰመረ እንዲሆንልኝ፣ ጥሩ ደረጃ ልደርስ፣ ይኸው ሁሉ ምንድነው? በቀኝ አውለኝ የሚል ነገር በአግባቡ ውጤታማ ካደረኩት ነው ማለት ነው። ካልሆነ ግን ይሄ ካላልኩኝ ግን ህይወቴ ጥሩ ላይሆን ይችላል ማለት ነው። ይሄ እያንዳንዱ ሰው እንደየ ሰው አመለካከት ሊለያይ ይችላል። እርግጠኛ ነኝ ይለያያል። ምክንያቱም አንዳንድ ሰዎች በቀኝ አውለኝ ማለት እንደ ሌላ ነገር ሊቆጥሩት ይችላሉ። ጥሩ ነገር እንዳልሆነም ሊናገርብን ይችላሉ ማለት ነው። ስለዚህ ቀኝ አውለኝ ግን እንደኔ በጥሩ ነገር አውለኝ፣ ውጤታማ እንዲሆን አድርገኝ፣ በሄድኩበት ይቅናኝ እንደማለት ነው። ስለዚህ እያንዳንዱ ሰዎች በቀኝ እንዲውሉ የተሻለ ነገር ማድረግ ይጠበቅባቸዋል። ካልሆነ ውጤታማ አይሆንም ማለት ነው። ስለዚህ በቀኝ አሁለኝ ማለት ውጤታማ አድርገኝ ማለት ነው። ሌላው ቀኝ ማለት የሰውነታችን ክፍለ አካልም አድርገን ልንቆጥረው እንችላለን። ይሄ ደግሞ በእኛ ብቻ ሳይሆን በህብረተሰቡም እንደዛ ነው። ቀኝ ማለት ጥሩ ነው፣ በቀኝ መዋል ማለት በጣም ደስ የሚል ነገር ስለሆነ ማለት ነው። ስለዚህ ሰዎች በቀኝ አውለኝ ሲሉ እድሌን ጥሩ አድርግልኝ፣ በሄድኩበት መንገዴን ያማረ አድርግልኝ ማለት ነው። ስለዚህ መንገዳችንን፣ ህይወታችንን ያማረ እንዲሆን በቀኝ አውለኝ የሚል ነገር በአግባቡ መረዳት በአግባቡ ጥቅም ላይ ማዋል ይጠበቅብናል ማለት ነው። ከዛ ቀኝ ማለት ደግሞ በብዙ ነገር ልንገልጸው እንችላለን። ለምሳሌ በቀኝ ነው በእግር ልንል እንችላለን የሆነ እቃ አስቀምጠን ከጠፋን ማለት ነው። ስለዚህ ቀኝ ማለት አንፈት ነው በአጭሩ። አንፈት ሊያሳየን ይችላል፣ ሁለተኛ ደግሞ የሰውነታችን ክፍለ አካልም ሊሆን ይችላል። ይህንን ደግሞ በተለያዩ ነገር አብራርተን በጣም ተረድተን ያደረግነው ይመስለኛል። ስለዚህ ቀኝ ይህንን የመሳሰሉ በጣም ደስ የሚሉ ትርጓሜ ሰጥተነዋል ማለት ነው። ስለዚህ ሰዎች ቀኝ ማለት ይህንን ተረድተው በቀኛቸውን እንዲሰሩ ጥሩ ነው። ምክንያቱም ለምሳሌ አንድ ሰው በግራውን ከበላ በኢትዮጵያ ባህል መሰረት ከሰው ማህበረሰብ የገለለ እንደሆነ ይደረጋል ማለት ነው። ምን አይነት ልጅ ነው የእግር የልጅ በግራው የሚበላ ምን አይነት ስርዓት ያልተማረ ነው? አባቶቹ ምን አይነት ናቸው ያላስተማሩት፣ ያልተቀጣ? የሚል የተለያየ ነገር ጥሩ ያልሆነ ስያሜዎች ይሰጡታል ማለት ነው። ይሄ የሆነበት በግራው ብቻ ስለበላ ማለት ነው። ምክንያቱም በኢትዮጵያውያን ግዴታ አንድ ሰው በቀኙ መብላት እንዳለበት የሚነግር በብዙ ስለተገለጸ፣ በብዙ መጽሐፍ ስላለ ማለት ነው። ሌላኛው ደግሞ የተለያየ ስራ ስን የሆነ ስንሸከምም በቀኝ መሆን አለበት። ምክንያቱም ቀኛችን ከግራችን በጣም ጠንካራ ክፍለ አካል ስለሆነ ማለት ነው። ስለዚህ ቀኝ ማለት የጥሩ ነገር መገለጫ ነው። ቀኝ ያውል ስሉ አባቶቻችን ጥሩ ነገር ያጋጥመህ እንደማለት ነው። ይህንን ተረድተን እኛ የትርጉሙ ቃል መረዳት ይኖርብናል። ስለዚህ ቀኝ ማለት እንደ አንፈትም ይሆናል። ሌላኛው ደግሞ ከዚህ አልፎ ከዚህ ተርፎ ደግሞ የሆነ ነገር መገለጫ ሊሆን ይችላል።

አዲስ የሚለው ቃል ትርጉሙን ስንተረጉመው የሆነ ነገር አዲስ ስንል የሆነ ያልተጠቀምንበት ከዚህ በፊት ያልተጠቀምንበት ለዚኛ አዲስ ማለት አይተነው የማናቅ በጣም የሚያምር ነገር ሊሆን ይችላል ወይም ላያምር ይችላል ስለዚህ ለምሳሌ ይህንን ሰው እዚህ ቤት መጥቶ ያውቃል ካልን አረ ይሄ ሰው መጥቶ አያውቅም ለቤቱ አዲስ ነው ይባላል። ስለዚህ መጥቶ የማያቅ ነገር ከሆነ አዲስ ልንለው እንችላለን ስለዚህ አዲስ ከዚህ አልፎ ደግሞ ለሌላ ትርጉም ልንሰጠው እንችላለን ማለት ነው። ለምሳሌ ለምን ልንሰጠው እንችላለን ካላችሁኝ? ለምሳሌ ይሄ ልብስ ከዚህ በፊት የለበሰው ሰው አለ ካልኩኝ ይሄ ሰው ይሄ ልብስ ከዚህ በፊት የለበሰው አንድ ሰው የለም። ይሄ ማለት አዲስ ነው ማለት ነው አዲስ ነው ማለት ከዚህ በፊት ተለብሶ አያውቅም። ወይም ከዚህ አይተነው አናውቅም ስንል አዲስ ነው እንላለን ለአንድ ነገር እንግዳ ስንሆን አዲስ ነገር አዲስ ነው ይባላል ማለት ነው። አዲስ ማዕድ ደግሞ ወደ ተለያዩ ነገር ሊሆን ይችላል ለምሳሌ ኤአይ እንላለን አርቲፊሻል ኢንተለጀንት ማለት ነው ይህ ለእኛ ሰዎች አዲስ ነው አሁን በዚህ ቅርብ ዘመን የተፈጠረ ነገር ማለት ነው። ስለዚህ ይሄ ማለት ደግሞ የሰውን ተግባር ለማቃለል ውጤታማ እኛ ነን በቀላሉ ውጤታማ እንድንሆን ነው ስለዚህ ይሄንን ደግሞ በውስጡ በጣም ብዙ ነገር የያዘ ነው ማለት ነው። ይሄ ነገር አሁን ለእኛ ምንድነው ምን ብለን መናገር እንችላለን? ይሄ ነገር ለኛ አዲሳችን ነው ከዚህ በፊት አይተነው አናውቅም የሚለው ትርጉምን ለመስጠት አዲስ የምንለው ነገርን መጠቀም እንችላለን ማለት ነው። እኔ ትክክለኛ ትርጉሜ የምተረጉመው በዚህ ነው አዲስ ነገር ሲል የሆነ ነገር ተጠቅሜ ለኔ ይሄ እሱ ነገር ትክክለኛነቱን አዲስ ልለው እችላለሁ። የሚያምር ሊሆን ይችላል የማያምርም ሊሆን ይችላል። ለምሳሌ የሆነ ጫማ የሆነ ሰው አግብቶ ሳየው ይህን ጫማ ግን አዲስ ነው ልል አችላለሁ አዲስ ነው ማለት ኢትዮጵያ ውስጥ ከመጣ ወይም ሰዎች አድርገውት አያውቁም ልል እችላለሁ ወይም ገና አንድ ሶስት አንድ መቶ ሰዎች ምናምን ያደረጉት ከሆነም አዲስ ነው ልንል እንችላለን ማለት ነው። አዲስ ስንል ብዙ ሰው ያልተጠቀመው ገና የሆነ ነገር አዲስ ምርት እሱ ምን ይባላል አዲስ የሚል ነገር ሰጥተን ውጤታማ የሆነ አተረጓጎም ልንሰጥም ይገባል። ካልሆነ ሆነ በጣም ጥሩ አይደለም ለነገሮች ግልጽ የሆነ ፍች መስጠት ይጠበቅብናል። ግልጽ የሆነ ነገር መስጠት ደግሞ ለኛ የሰው ልጆች ጠቃሚና አስፈላጊ ነገር ነው ማለት ነው። ስለዚህ እያንዳንዱን ነገር ደግሞ ውጤታማ መሆን ይጠበቅብናል ጥሩ ውጤትን መስጠት ጥሩ ነገርን መቀበል ውጤታማ መሆን ይጠበቅብናል ማለት ነው። ስለዚህ ዝም ብለው ሰዎች እኛ እንደ ከፍት መኖር አይጠበቅብንም አዲስ ነገር ማወቅ ይኖርብናል። ከአሮጌ ነገር አዲስ መምረጥ ይኖርብናል አንዳንድ አሮጌዎች ሆነው ነው የድሮ ነገሮች በጣም ጥሩ የሆኑ ነገሮች ሊኖሩ ይችላሉ። ከዛ አልፈው ግን አዲስ የምንላቸው ግን በጣም ደስ የሚሉ ውጤታማ የሆን ነገሮችም ሊያጋጥሙን ይችላሉ ማለት ነው። ይሄንን ለእኛ ትልቅ እረፍትና ትልቅ አስተዋጽኦ የሚሰጠን በጣም ደስ የሚል ነገር ነው ማለት ነው። ስለዚህ አዲስ ማለት ለእኛ ከዚህ በፊት ተቀብለነው ነው የማናውቅ ከብዙ ነገር ውጤታማ ያደረገን ነገር ከሆነ አዲስ እያልን ልንነግረው እንችላለን ማለት ነው። ይሄንን ደግሞ ከእኔ ጋር የተለመደ በጣም ሁል ጊዜ የምጠቀመው ነገር ነው ማለት ነው። አብዛኛው ጊዜ ለአዲሱ በተለምዶ ፋሽን እየተባለ ይነገራል ፋሽን የሚለው በሌላ ትርጉም የሌላ ሀገር ቃል ቢሆንም አብዛኛው ኢትዮጵያውያን ግን አዲስ ለማለት ፋሽን የሚለው ቃል እየተጠቀመ ይገኛል ማለት ነው። ስለዚህ ይህንን የቃል ትርጉሜ ከሰው ወደ ሰው የሚለያይበት መንገድ ነው ስለዚህ ይህንን ደግሞ በጥንቃቄ መርምረን እያንዳንዱ ነገር ተረድተን ውጤታማ ልናደርገው ይገባል ማለት እኛም አዲስ ተከታዮች ብንሆን በጣም ጥሩ ይመስለኛል። አዲስ ነገር ስንከተል ደግሞ መርምረን ማወቅ ይጠበቅብናል ይህ አዲስ ለእኛ የሰው ልጆች ጉዳት የሚያደርስ ነው ወይስ ጥቅሙ ነው የሚበዛብን የሚለውን በጣም በአግባቡ መፍታት ይኖርብናል? ካላልሆነ ውጤታማ ስለማያደርገን ማለት ነው። ስለዚህ ይህንን ተረድተን እኛ የሰው ልጆች ውጤታማ ለመሆን ጠዋትና ማታ መጣር ያስፈልገናል ማለት ነው። ስለዚህ ጠዋትና ማታ ጥረን ግረን ውጤታማ ለመሆን አዲስ ነገር መሆን ይጠበቅብናል ለምሳሌ ሰዎች ቪዲዮ ኤዲት ማድረግ ይማራሉ ምክንያቱም የዘመኑ ጥሩ ስራ ስለሆነ ማለት ነው። እና በጣም አስፈላጊ ስለሆነ ነው። ይህንን ተረድተን ውጤታማ ልንሆን ጥሩ ደረጃ ልንደርስ ይገባናል። ሌላችው እወዳለሁ ስለዚህ አዲስ ማለት ገና እኛ ማህበረሰብን ያልተላመደው ያላየው ነገር አዲስ ይባላል።

አይ የሚለው ቃል ያለመስማማትን የምንገልጽበት ነው አንድ ነገር ካልተስማማን ወይም ካልተቀበልነው አይ የሚል ፍች ልንሰጠው እንችላለን ማለት ነው። እኔ ደግሞ ይሄንን በጣም በብዙ ጊዜ ተጠቅሜበት አውቃለሁ። አይ ማለት ሰዎች የሰጡንን ሀሳብ ሊሆን ይችላል የሰጡንን ጥሩ ነገር ሊሆን ይችላል ወይም በብር የሚገዛ በብር የማይገዛ የተለየ ነገር ሊሆን ይችላል ስለዚህ ይህንንን ነገር አይ ካልን አንቀበለውም ወይም አይሆንም ብለን ልንፈታው እንችላለን። ይህንን ሰዎች ከሰዎች ሊለያይ ይችላል ለብዙ ነገር አይ ልንል እንችላል ወይም ልንቀበለውም ላንቀበለውም እንችላለን ማለት ነው ስለዚህ አይ የምንለው ነገር ግን ማወቅ ይጠበቅብናል። ጥሩ ነገር ከሆነ መጠቀም ነው ጥሩ ነገር ካላልሆነ ግን አይ ማለት ለእኛ በጣም አስፈላጊ ነው ማለት ነው። ዝም ብለን ሁል ነገር አሜን ብለን መጠቀም ለእኛ ከሚሰጠን ጥቅም ይልቅ ጉዳቱ ሊበዛብን ይችላል። ለምሳሌ እኛ ላይ ኢትዮጵያውያን በጣም ትልቅ ነገር ካደረሱብን ነገሮች አንደኛውና ዋነኛው ነገር ቢኖር ሁሉን ነገርን ጥሩ መስለን ስለምንቀበለው ነው ለእኛ የሚጠቅ መስሎ ስለሚታየን ማለት ነው። ስለዚህ ይሄ ደግሞ በህይወታችን ላይ ትልቅ መስዋዕትነት ያስከፍለናል ማለት ነው። ለምሳሌ የውጮች የነጮችን ባህል እኛ ላይ ማንፀባረቅ ጥሩ አይደለም ምክንያቱም እኛ የራሳችን የሆነ ማንነት የራሳችን የሆነ አመለካከት ስላለን የነሱን ነገርን ስናይ አይ ማለት ይገባናል አይ ለሰዎች ሊሆን ይችላል ለአእምሮአችንም ልንጠቀመው እንችላለን። ለምሳሌ አእይምሮአችን የተለየ ሀሳብ ከእምነታችን ጋር የሚጣላ ከባህላችን የሚጣላ ከማንነታችንን የሚጣላ ነገር ሊያመጣብን ይችላል ይህንን ያን ጊዜ አይ ካልነው ነገሮች ይስተካከላሉ ወዲያው ወደ ትክክለኛነት ተመልሰው ብለው የማስተንተን ወይም የማሰብ ነገርን ሊያካሂዱ ይችላሉ ማለት ነው። ስለዚህ አይ የሚለው ትርጉም ይህን ያህል ሰጥተነዋል ማለት ነው። ስለዚህ አይ ማለት ያለመስማማትን ነገር የምንጠቀም እሺ ስንል ለምሳሌ ስንስማማ ነው አንድ ሰው ዛሬ ና በወደ ቤት ካልኩ ወይም ካልኩት እሺ ይለኛል እሺ ማለት ተስማምቻለሁ እመጣለሁ ማለት ነው ቃል ገባልኝ ማለት ነው። አይ ካለ ግን አልመጣም ማለት ነው አልመጣም እቀራለሁ ለማለት ከፈለገ አይ የሚል ቃል መጠቀም ይችላል ምንም የሚከብድ ነገር ደግሞ ነው አይደለም በጣም ቀላል ቃል ነው። አንዳንዶች ረዘም ያሉ ቃላት በቀላሉ ለመናገር የማይመቹኝ ነገሮች ሊኖሩ ይችላሉ ግን አይ ካላልናቸው እነዚህ ነገሮች በህይወታችን ላይ ትልቅ ተጽዕኖዎች ፈጣሪዎች ሊሆኑ ይችላሉ ማለት ነው። ስለዚህ እኛ የሰው ልጆት ነገሮችን አይ ማለት መለማመድ ሊኖርብን ሊጠበቅብን ይገባል ማለት ነው። ስለዚህ እኔም በህይወቴ ላይ ለብዙ ነገር አይ ብዬ አውቃለሁ ይህንን በማድረጌ ደግሞ ውጤታማና ስኬታማ እንድሆን አድርጎኛል ማለት ነው። ስለዚህ አይ ካላልን ለብዙ ነገር ውጤታማ አንሆንም ምክንያቱ አይ ማለት ማማረጥ ነው። ራሳችን የምንፈልገው ለመቀበል እሺ እንላለን የሚስማማን ከሆነ የማይስማማን ከወደ ግን አይ ማለት ለኛ ጥሩ ነው አይ ካልን ሰዎችን በእኛ ላይ አይራመዱም ለሁሉ ነገር እሺ ማለት የለብንም የሚጠቅመን ብቻ እሺ የማይጠቅመን ደግሞ አይ ማለት ከእኛ ሊጠበቅብን የሚገባ ነገር ነው ማለት ነው። እኔ ደግሞ በህይወቴ ይህንን ነገር ሳደርግ በጣም ብዙ ጊዜ ሆኖብኛል አይ እላለሁ ለማይሆን ነገሮች ለጥሩ ነገሮች ደግሞ አዎ እላለሁ ይሆናሉ እላለሁ ትክክል ናቸው ለማለት እጠቀመዋለሁ ማለት ነው። ስለዚህ ይህንን ተጠቅሜ እኔ በጣም ብዙ ነገር በህይወቴ ላይ ለውጥ አምጥቻለሁ ተቀባይነትም አግኝቻለሁ ልል እወዳለሁ ለሰዎች ማለት ነው። ስለዚህ አይ የሚለው ትርጉም ይህን ያህል ሰጥተነዋል ስለዚህ ሰዎች አይ የሚለውና እሺ የሚለው ነገርን በአግባቡ ተረድተው የቃላት ልዩነቱን አስተንትነው አብጠርጥረው ሊረዱት ይገባል። ካልሆነ በእኛ ላይ የሚያሳድርብን ነገር ጥሩ ስላልሆነ ማለት ነው። ስለዚህ እኔ አብዛኛው ጊዜ አይ የሚለው ነገር የማልቀበለው ሀሳብ ከሆነ ነው እያንዳንዱ ሰውም አይ ይላል ሌላ አይ የሚለው ስሜት ደግሞ የጉዳት ነው ለምሳሌ አንድ ሰው ሰውነቱን በድንጋይ ሲመታ አይ ይላል ይህ ስቃዩን የሚገልጽበት ቃል ማለት ነው ስለዚህ ሁለት ትርጉም አለው። አይ ካለ አንደኛው የስሜት ነው የሆነ ጉዳት ሲደርስበት ከባድ ነገር ሲደርስበት አይ ይላል ይሄን ችግሩን ለማቃለል ነው አይ ደግሞ ሁለተኛ ደግሞ ሰዎችን ሳንቀበላቸው ሀሳባቸውን ሳንቀበል ስንቀር የምንሰጠው ምላሽ ምንም የሚል ነው አይ የሚል ምላሽ ይሆናል ማለት ነው

መልእክት የሚለው ጥሬ ቃሉ ስንፈታው መልእክት ማለት ከአንድ ነገር ወደ ሌላ ነገር የምናስተላልፈው ሀሳብ ማለት ነው። ሀሳብም ሊሆን ይችላል። የሆነ እቃም ሊሆን ይችላል አብዛኛው ጊዜ ግን እኛ የሰው ልጆች የምንጠቀመው ለሀሳብ ነው ማለት ነው። ለምሳሌ ሀሳብ ስንል አንድ ሰው የሆነ መልእክት አድርስልኝ ወደ ቤቴ ሊለን ይችላል። የሆነ ነገር መልእክት አለኝ ካለ ሀሳብ አለኝ የሚተላለፍ ነገር ማለት ነው። መልእክት በተለያየ ትርጉም ልንተረጉመው እንችላለን። መልእክት በእያንዳንዱ ሀገር አለ። መልእክት ደግሞ በድሮ በብዙ ነገር ሊተላለፍ ይችላል። ለምሳሌ መልእክት ከሚተላለፍባቸው መንገዶች አንዱ በፖስታ ቤት ነበር። የፖስታ ቤት ማለት ሄደን ደብዳቤ ሊሆን ይችላል የተለያየ ነገር ሊሆን ይችላል። አሽገን ወደ ሌላ ቦታ ወይም በእግር ተጉዘን ለማንደርሰው ቦታ የሆነ ነገር ስናደርሰው ይህ ምን ይባላል? መልእክት ይባላል ማለት ነው። መልእክት በፖስታ ቤት ሊሆን ይችላል። ወይም በደብዳቤ መልክ አሽገንም ሊሆን ይችላል። ደብዳቤ ደግሞ በውስጡ ብዙ መልእክት ነገር ያዘ። ጥሩ የሆነ ሀሳብ የያዘ ማለት ነው። ስለዚህ ይህንን ተረድተን መልእክት የሚለው ትንታኔን በአግባቡ መረዳትና በአግባቡ መጠቀም ይገባናል። መልእክት ግን በአጠቃላይ ስንመለከተው ለጥፋትም ለመጥፎም ሊሆን ይችላል። አንዳንድ መልእክተኛ አለ የጥፋት መልእክተኛ የሚባል ይህ ነገር ኩፉ ነገር የሚያበስረን ከሆነ መጥፎ እያልን ልንገልጸው እንችላለን። ጥሩ የሚነግረኝ ከሆነ ግን ጥሩ ነገር ብለን እናገራለን ማለት ነው። ስለዚህ መልእክት በሁለት ነገር ተከፍሎ ሊመደብ ሊንናገረው እንችላለን የሚል መልእክት አለኝ ማለት ነው። ስለዚህ መልእክት በኔ ጥሩ ነገር የያዘ ቢሆን ይሻላል። ክፉ ነገር የያዘ የሆነ ግን ለኛ የሰው ልጆች ሊጎዳብን ብዙ ነገር በህይወታችን ሊያደርስብን ስለሚችል መልእክትን ስንመርጥ የተሻለ የሆነ የተረጋጋ ሁሉ ሰው ተቀባይነት ያለው ነገር ብንመርጥ በጣም ጥሩ መስሎ ይታየኛል። ካልሆነ ግን መልእክት ስናደርስ ለሰው ልጆች የሚያሳዝን መልእክት ማድረስ ጥሩ አይደለም። ምክንያቱ ሰዎች በእኛ ካዘኑ በህይወታችን ላይ ጥሩ ነገር ላይገጥመን ይችላል። ስለዚህ እንደዛ ስለሆነ በህይወታችን ላይ ጥሩ የሆነ ነገር እንዲደርሰን ወይም የሆነ ጥሩ ነገር የሚባል ነገር ለማቅረብ ወይም ለመፈጸም ስናስብ ይሄን መልእክታችንን በአግባቡ የተወጣ ፍጻሜውን ያማረ እንዲሆንልን ማሰብና ማስተንተን ይጠበቅብናል ማለት ነው። መልእክት ብዙ ጊዜ እኔ መልእክት ሰዎች ልከውኝ ያውቃሉ። ይህ መልእክት ደግሞ በክፍያም ሊሆን ይችላል። ወይም በቤተሰባዊ ከሆነም በነፃም ሊሆን ይችላል ማለት ነው። ስለዚህ እኛ የሰው ልጆች ደግሞ መልእክት ስናስተላልፍ ለምናምነው መሆን አለበት ታማኝ ለሆነ ሰዎች በጣም የሚያምኑት በጣም ለሚያከብሩት ከሆነ ጥሩ ነው። አለበለዚያ ግን ጥሩ ነገር አይመጣም ማለት ነው። መልእክት የሚያደርሰው ታማኝ ከሆነ መልእክታችን በአግባቡ ደርሶ ደስተኛ ያደርግልናል ማለት ነው። የማይታመን ሰው ከላክን ግን ጥሩ አይደለም። እንደው በአባባል ምን የሚባል ነገር አለ። የቁራ መልእክተኛና የእርግብ መልእክተኛ የሚባል ነገር አባባል አለ። የቁራ መልእክተኛ ማለት ተልእኮ በአግባቡ የተላከውን ሳይፈጽም መልእክቱን ሳያደርስ የሚቀር ሰው ምን ይባላል? የቁራ መልእክተኛ ይባላል። ይህ ማለት የማይታመን ሰው ውሸታም ሰው ያለውን በቃሉ የማይጸና ሰው ማለት ነው። ከዛ አልፈን ደግሞ ወደ ሌላ ስናዞረው ይሄንን ስናጠቃለው ወይም የእርግብ መልእክት ማለት ግን እርግብ እንደምናውቀው የዋህ ናት። ሁል ነገሯ የዋህ ስለሆነች በየዋህነቷ መልእክትን ታደርሳለች ስለዚህ ይህንን ደግሞ ለጥሩ ነገር እንቀበለዋለን ማለት ነው። ስለዚህ ይህንን ተረድተን እኛ የሰው ልጆች ሰዎች ሰው እስካሁን ድረስ መልእክት ሊልኩብን ይችላሉ። ስለዚህ ይህንን የሚልኩልን መልእክትን በአግባቡ ተቀብለን ውጤታማ ብንሆነው በጣም የተሻለ ይመስለኛል ማለት ነው። ስለዚህ ይህንን ተረድተን እያንዳንዱ ነገር በአግባቡ በሚገባ ነገር ብንዋጣው በጣም ጥሩና ተመራጭ መስሎ ይሰማኛል። እኔ ደግሞ እያንዳንዱ መልእክቴን ሳከብርና ስፈጽም እኖራለሁ። ምክንያቱም ሰዎች ካልታመንን መልእክታቸውን በአግባቡ ካላደረስን በእኛ ላይ ያላቸው እምነት ስለሚቀንስ እምነታችንን ወይም ያመኑብንን ነገር እንዳይቀንስብን ጥንቃቄ ልናደርግ ይገባል። በአጭሩ መልእክት ማለት ምን ማለት ነው ካልን መልእክት የሚለው ቃል የሚያስተላልፍልን አንድ ነገር ከአንድ ነገር ወደ ሌላ ነገር የምናስተላልፈው ነገር ምን ይባላል? መልእክት እየተባለ ይታወቃል ማለት ነው። ስለዚህ መልእክት ለታማኝ ሰው ብናደርስ ጥሩ ነው። መልእክት የምንልከው መልእክት የምንቀበለው ከታማኝ ሰው ቢሆን በጣም ተመራጭ መስሎ ይሰማኛል ማለት ነው። ስለዚህ በኢትዮጵያ ውስጥም የቁራ መልእክተኛ እና የእርግብ መልእክተኛ ይባላል። እና የእርግብ መልእክተኛ መሆን አለብን

ሰዓት የሚለው ቃል ትርጉሙ ስንፈታው የጊዜ መለኪያ ነው። ይህ መለኪያ ማለት ሰዓት ማለት አንድ ነገር ለምሳሌ ሰዓትህን አክበር ከተባለ በጊዜህን ግባ ማለት ነው። ስለዚህ ሰዓት ማለት አንደኛው ሁለት ትርጉም አለው። ሰዓት የምንለው አንደኛው ጊዜ መቁጠሪያ የምንጠቀመው በእጃችን የምናስረው ወይም በሞቫይዳችን ሊሆን ይችላል በተለያዩ ነገር ሰዓትን የሚያሳውቀን የሆነ ነገር ምን ይባላል? በቁሳ አካልም ለሆነ ሰዓት ይባላል። ሰዓት የሚለው ግን ዋና ትርጉም ስንሄድ የጊዜ መለኪያ ነው። ስለዚህ ሰዓት ለምሳሌ የተለያየ ሰዎች ለምሳሌ ሜትር ካሉ ሜትር ምንድነው ካልን የርዝመት መለኪያ ነው። ሰዓት ካልን ደግሞ የጊዜ መለኪያ ነው ማለት ነው። ስለዚህ ሰዓት በየሀገሩ ይለያያል። ለምሳሌ በሀገር በሀገረ አውሮፓ በአሁን ሰዓት ያለነው ተኝተው ሊሆን ይችላሉ በዚህ ሰዓት ማለት ነው። በእኛ ኢትዮጵያውያን ግን እስካሁን ገና አልተኛንም ገና አልመሸም ማለት ነው። ይህ የጊዜ ልዩነት ወይም ለውጥ ማለት ነው። ስለዚህ ይህንን ትእድ ልንረዳ ይገባናል እኛ የሰው ልጆች ሰአታችንን ማክበር ይጠበቅብናል። አንድ ሰው ተማረ የሚባለው የጊዜ ጥቅም ሲረ ሲገ ሲገባው ይሄ ተምሯል ይባላል። አንድ ሰው የሰአትን ጥቅም የማይገባው ከሆነ ግን ይህ እንዳልተማረ ልንቆጥረው ይገባል ምክንያቱም ያልተማረ ሰው በምንም አልተማረም። የጊዜ ጥቅም አልገባሁም ማት ነው። ስለዚህ ይህንን ደግሞ ውጤታማ አይሆንም በተለያየ ነገሮች ሰዎች ውጤታማ እንዲሆኑ ሰአታቸውን ማክብር አለባቸው። በስራ ቦታ ሊሆን ይችላል በትምህርት ሊሆን ይችላል በእያንዳንዱ ሴክተር ሊሆን ይችላል ማለት ነው። ለምሳሌ አንድ ተማሪ የሚፈተንበት ሰዓት አስራ አንድ ሰዓት ቢሆን አስራ አንድ ተኩል ቢመጣ አይፈተንም። ምክንያቱ የሰው የማይፈተንበት ምክንያት ምንድነው? ሰአቱን አክብሮ ስላልመጣ ማለት ነው። ይህንን በጣም ትልቅ ነገር ትልቅ ጉዳት ማለት ነው። ስለዚህ እያንዳንዱ ሰው ሰአቱን ማክበር በሰአቱ መገኘት አለበት። ለምሳሌ እኔ የማስታውሰው ባለፈው እየተፈተንን አስር ሰዓት ነበር ፈተናው እና አስር ፈተና ሰዓት እያለ አስራ አንድ ሰዓት የመጡ ልጅት ነበሩ እንደውም ገና አስራ አንድ ሰዓት አልሞላም ሃያ ጉዳይ። ለአስራ አንድ ነበር ግን አልፈተኑም አሉ ለመፈተን አቅታቸው ማለት ነው። አልፈትን መምህራንን አላስገባው አሏቸው ማለት ነው። ስለዚህ በዚህ ምክንያት ወደ ቀጣይ አመት እንዲፈተኑ ተደረገ ማለት ነው። ይህንን የሰዓት ጥቅም አለም መገንዘባቸውና አለም መረዳታቸው ነው። ይሄ ደግሞ ይኸው ትልቅ መስዋዕትነት አስከፈራቸው ማለት ነው። ስለዚህ ይሄንን ያስከፈራቸው ምክንያት ደግሞ ተረድተው የሰዓትን ጥቅም እና ግንዛቤን ሊያድርባቸው ይገባል። ካልሆነናትልቅ መስዋዕት ትልቅ ነገር ያስከፍለዋቸዋል ማለት ነው። እኔ ግን አብዛኛው ጊዜ ሰአቴን አከብራለሁ። ለምሳሌ እኔ የምነሳው ሰዓት ጠዋት አስራ አንድ ሰዓት ነው አስራ አንድ ሰዓት ካልተነሳው የተለያየየ የሚያልፈኝ ነገር አለ። ለምሳሌ ከአስራ አንድ እስከ አስራ አንድ ተኩል ያለው የአካል እንቅስቃሴ እና የአምላኬን የሚያመሰግንበት ሰዓት ነው። በዚህ ሰዓት እኔ ተነስቼ ይህንን ነገር ካላደረኩኝ በህይወቴ ላይ ጥሩ አይደለም። ድብርት እገባለሁ ወይም የተለያየ ነገርን ያ ይደርስብኛል በህይወቴ ማለት ነው። ይህንን እንዳይሆን ደግሞ የሰአቴን አከባበር በሚገባ ተረድቼ በሚገባ ውጤታማ መሆን ይኖርብኛል ማለት ነው። ስለዚህ የሰዓት ጥቅምንን ልንረዳና በጣም ተግባራዊ ልናደርገው ይገባናል። እኔ ደግሞ ሰዓት ማክበርን ከምወዳቸው በህይወቴ ላይ አንዱ ነው ማለት ነው። አንድ ሰው እኔ የማከብረው ሰአቱን የሚያከብር ሰው ከሆነ ነው። ሰአቱን የማያከብር ሰው ግን በእኔ ላይ ምንም ቦታ የለውም። ይህ እንዳልተማረ ሰው ነው የሚቆጥረው። ትላልቆች አባቶቻችን የሰዓት ጥቅም ስለማይገባቸው ምንም ማድረግ አይቻልም ለነዚህ ሰዎች ምንም ብናስረዳቸውም ላይገባቸው ይችላል። እኛ የሰው ልጅ ትላልቆች ስለሆንን ግን ሰአታችንን ማክበር በሰአታችን ተገኝተን በሰዓታችንን ውጤታማ መሆን ይጠበቅብናል ማለት ነው። ይህንን ካልሆነ በህይወታችን ላይ ብዙ ነገር ሊያስከፍለን መስዋዕትን ሊያስከፍለን ይችላል ማለት ነው። ስለዚህ እንደዚህ እንዳይሆን እኛ የሰው ልጆች ግዴታ የሆነ ጥሩ ነገር ተግብረን ሀላፊነታችንን ተዋጥተን በሚገባ ህይወታችንን ወደ ጥር መምራት ሊኖርብን ይችላል ማለት ነው። እኔ የሰዓት አጠቃቀም በጣም የተረከረተ ረዳሁት በጣም ብዙ ሰዓት አድርጌያለሁ ወይም ብዙ ዘመናት አድርጌያለሁ እንደዚህ በማድረጌ ደግሞ በህይወቴ ላይ በጣም ጥሩ የሚባሉ ክስተቶች እና በጣም ጥሩ የሚባሉ ሰዎች አጋጥመውኛል ማለት ነው። ይህ የሆነው የሰዓት አከባበር ስለተረዳሁኝ ማለት ነው። በአጭሩ የሀሳብ ስንጨርሰው ሰዓት ማለት የጊዜ መቁጠሪያ ጊዜን የሚወክል ማለት ነው